በጣም መሰረታዊ የሆነ ጥያቄ ነው። እንግዲህ ሽማግሌዎችን የማከብርበት፤ እንዴት አከብራለሁ እንግዲህ ለምሳሌ መኪና ላይ መንገድ እየሄድኩ እያለ፤ እኔ ወንበር ይዤ ሽማግሌ ሰዎች ግን ወንበር ላይ ሳይቀመጡ፤ ልክ በመኪናው ላይ ቆሞ በሚሄዱበት ሰዓት በዛን ጊዜ ሽማግሌዎቹ አንደኛ በጉልበት በጣም እየደከሙ ነው፤ ሁለተኛ ደግሞ እኔም ነገ በእነሱ እድሜ ብሆን፤ ሰዎች እንዲያከብሩኝ ሰዎች ትልቅ ቦታ እንዲሰጡኝ፤ ሰዎች በጣም ትልቅ ነገር እኔ ጋር ያላቸው ነገር በጣም በትልቅ ነገር እንዲስሉኝ፤ ምን አደርጋለሁ ሰዎችን በማክበር፤ እኔ ተነስቼ በመቆም እነሱን ደግሞ በማስቀመጥ፤ በዚህ መልክ አከብራለሁ ማለት ነው። ሌላኛው ሽማግሌዎችን የማከብርበት እንግዲህ መንታ መስመር እየተጓዝን፤ ልክ ሽማግሌ ወይም ትላልቅ ሰዎች ሲደርሱ፤ ቅድሚያ እነሱን በማስቀደም፤ እነሱ ካለፉ በኋላ ደግሞ እኔ ከኋላ፤ ተከትዬ ወይም ደግሞ እነሱን ካሳለፍኩ በኋላ ቆሜ እኔ ደግሞ ወደምሄድበት የመሄድ ልምድም አለኝ ማለት ነው፤ ስለዚህ በዚህ መንገድ ሽማግሌ ሰዎችን አከብራለሁ። ሌላው እንግዲህ ሽማግሌ ሰዎችን የማከብረው እንግዲህ በመታዘዝ፤ በትህትና፤ ነው ማለት ነው ስለዚህ ሽማግሌ ሰዎችን የማከብርበት መንገድ በእነዚህ ነገሮች ነው ማለት ነው፤ ሌላው ሽማግሌ ሰዎችን ለምሳሌ አቅም የሌላቸው ሰዎችን በመታዘዝ፤ በመላክ፤ ወደተለያየ ቦታ በመሄድ፤ ለምሳሌ እነሱ የሚሰሩትን ስራ በመስራት፤ በማገዝ እንዲሁም ደግሞ ገንዘብ በመስጠት፤ በጣም ምን አደርጋችኋለሁ ማለት ነው አከብራቸዋለሁ ማለት ነው። ስለዚህ በዚህ መልኩ እነሱን ወይም ሽማግሌዎችን አከብራለሁ።

በጣም መሰረታዊ የሆነ ጥያቄ ነው የምወደው። ባህላዊ ምግብ ብዙ ጊዜ ሽሮ ነው ሽሮ በኢትዮጵያ በጣም በብዛት በጣም ብዙ ማህበረሰብ እንደ ባህል የሚመገበው። የማይረሳ ወደ ኋላ የማይል ተወዳጅ ባለው ትዝታ የሆነ ምግብ ነው ማለት ነው። ለጤናም በጣም እጅግ በጣም ተስማሚ ነው። በብዛት ኢትዮጵያውያን ይህንን ምግብ ነው የምንመገበው እና እኔም በጣም እንደ ባህል የምወደው ምግብ ሽሮ ነው ማለት ነው። ያ የሆነው ምካንያቱ ደሕግሞ በተደጋጋሚ በሀገሬ ኢትዮጵያ ላይ የሚበላ ምግብ ስለሆነ ነው ማለት ነው። ስለዚህ እኔ በጣም እንደ ባህል የምወደው ምግብ ይህንን ምግብ ነው ማለት ነው። ስለዚህ ሽሮብ መብላት ወይም ባህላዊ የሆነ ምግብ መብላት ደግሞ በጣም አስፈላጊ ነው በጣም አስፈላጊ የሆነ ምግብ ነው ማለት ነው። ስለዚህ ሽሮን ነው በባህላዊ እንግዲህ ዘወትር ሁሌም የምመገበው ምግብ ይህንን ምግብ ነው ማለት ነው

በጣም አሪፍ ጥያቄ ነው? የወተት ተዋጽኦ አዎ እዳለሁኝ እንግዲህ ወተት ከልጅነቴ ጀምሮ ዩኒቨርሲቲ እስክገባ ድረስ ያው ወተት ላይ ያለኝ ፍቅር ያን ያህል ነበረ ነገር ግን ዩኒቨርሲቲ እንደገባሁኝ እንግዲህ ስለ ወተት ምንነት የዩኒቨርሲቲ አስተማሪዎች በደንብ ሲነግሩኝ መጽሐፍትን ሳነብ በዙሪያዬ ያሉ ጓደኞቼ ወተት ሲጠጡ ሳይ ጥቅም እንዳለው በደንብ ስረዳ አይምሮዬ ሲበስል ስገነዘብ እንግዲህ የወተትን ጥቅም ካወቁኝ በኋላ ወተት ላይ ያለኝ ፍቅር በጣም እየጨመረ መጣ ስለዚህ ወተት ከዛን ጊዜ ወዲህ በጣም በጉጉት በጣም በፍቅር አሳድጄ እጠቀመዋለሁ ማለት ነው። ስለዚህ ወታት በጣም አስፈላጊ የሆነ ለጤና በጣም ተስማሚ የሆነ እንግዲህ የምግብ ወይም የመጠጥ አይነት ነው ማለት ነው ስለዚህ ወተት በጣም አሪፍ ነው እኔም በጣም ወተት እወዳለሁኝ ማለት ነው። ስለዚህ ወተት እንግዲህ የእንስሳት ወተት አለ የተለያየው ለምሳሌ የላማ አለ እንዲህ የፍየልም የፍየልም አለ የበጎች ወተትም አለ እንዲሁም የሰው ወተትም አለ ማለት ነው። ስለዚህ በብዛት የከብት ወይም ደግሞ የእንስሳት የላም ከላም የሚወጣ ተዋጽኦ እንዲሁም ደግሞ ወተት በጣም አስፈላጊ በጣም ጠቃሚ ነው ማለት ነው። ሌላው እንግዲህ የግመል ወተትም አለ ማለት ነው ስለዚህ በጣም በርካታ አይነት እንስሳቶች የተለያየ አይነት ወተት አላቸው ማለት ነው። ስለዚህ ወተት ደግሞ በጣም አስፈላጊ ነው ለየትኛውም የሰው ልጅ ለየትኛውም ፍጥረት ወተት በጣም ትልቅ ጠቀሜታ ያለው ነገር ነው ማለት ነው። ምክንያቱም ለጤና ለአይምሮም ለሰውነትም ተስማሚ ስለሆነ ማለት ነው። ስለዚህ የወተት ተዋጽኦ በጣም በትልቁ እወዳለሁኝ ማለት ነው። ስለዚህ ለወተት ያለኝ ፍቅር በጣም የተለየ ነው ለወተት ያለኝ ጉጉት በጣም የተለየ ነው ማለት ነው። ስለዚህ በዋናነት ወተት እወዳለሁ ማለት ነው

በጣም መሰረታዊ የሆነ ጥያቄ ነው የምጠቀመው ሳሞና እንግዲህ ለገሌ ከሆነ ተፈጥሮአዊ የሆኑ ከአትክልት ጭማቂ የተዘጋጁ፤ ልክ ከኬሚካል ነፃ የሆኑ ወይም ደግሞ ከሰው ሰራሽ ኬሚካል የጸዱ ሳሞናዎችን ለገላዬ ለፀጉሬ ለፊቴ እንዲሁም ደግሞ ለእግሬ እጠቀማለሁ። ነገር ግን ለሳሙኤል ለልብስ ግን የምትጠቀመው የሳሙና አይነት፤ በጣም ኬሚካል ያለው፤ በጣም ሽታ ያለው፤ ከሩቅ መዓዛው የሚነውጥ ወይም ደግሞ በጣም መዓዛው በጣም ደስ የሚል የልብስ ሳሙና እጠቀማለሁኝ ማለት ነው። ስለዚህ ሳሙና በጣም አስፈላጊ የሆነ ነገር ነው። ምክንያቱም ሳሙና የማልጠቀም ከሆነ፤ በሰውነቴ ላይ ብዙ አይነት መቆሸሽ፤ ብዙ አይነት የተለያዩ በሽታዎች ሊከሰቱብኝ ይችላሉ ማለት ነው። ስለዚህ በሳሙና መጠቀም በጣም አስፈላጊ ነገር ነው ማለት ነው። ምክንያቱም የሚነውጥ ወይም ደግሞ በጣም መዓዛው በጣም ደስ የሚል የልብስ ሳሙና እጠቀማለሁኝ ማለት ነው ስለዚህ ሳሙና በጣም አስፈላጊ የሆነ ነገር ነው ምክንያቱም ሳሙና የማልጠቀም ከሆነ ወድያውኑ ምናልባት ለሞት ሁላ እንኳን ልዳረግ ይችላል፤ ለተለያዩ በሽታም ሁላ ልዳረግ ይችላል ማለት ነው። ስለዝህ ደግሞ ያንን ነገር ከዛ በሽታ ለመዳን ራሴን ለመጠበቅ ደግሞ እኔ ቀድሜ በሳሙና እታጠባለሁኝ ማለት ነው። ነገር ግን ገላዬን የምታጥብበት ሳሙና ደግሞ ተፈጥሮአዊ ያደረኩበትን ምክንያት አንደኛ በተፈጥሮ ውስጥ በጣም ብዙ ጠቀሜታ ያላቸው ጥቅሞች አሉ። እነዚህን ጥቅሞች ለማግኘት ስለምፈልግ ነው ማለት ነው። ስለዚህ እነዚህን ጥቅሞች ማግኘቴ ደግሞ ራሴን ለመጠበቅ ደግሞ እኔ ቀድሜ በበሳሙና እታጠባለውኝ ማለት ነው። ነገር ግን ገላዬን የሚታጠቢበት ሳሙና ደግሞ ተፈጥሮ የለገሰችኝን ውበትም ደግሞ እንድጠብቅበት፤ በምንም ሁኔታ ውበቴ እንዳያረግፍብኝ፤ ተፈጥሮ ባደለኝ፤ ተፈጥሮ በሰጠችኝ፤ ውበቴ ላይ ደግሞ እንግዲህ እኔም በኩራት ጤናዬን ጠብቆ ጠብቄ እንድቆይ ያደርገኛል ማለት ነው። ስለዚህ የምጠቀመው የሳሙና አይነት ለገላዬ ከሆነ ተፈጥሮአዊ የሆነ ሳሙና ለልብስ ከሆነ ግን ኬሚካል ያለው፤ ማንኛውም ሰው የሚጠቀመውን አይነት፤ አምስት አምሳ አምስት እንግዲህ ሌላ ደግሞ ዶቭ የሚባል ሳሙና አለ፤ እንግዲህ ሌላም የተለያዩ አይነት ሳሙናዎች አሉ። ፊቬላ የሚባል ደግሞ በላይነ ክንዴ ያመረተው ሳሙና አለ። እነዚህን ሳሙናዎች ይጠቀማሉ። ለገላዬ የምትጠቀማቸው ሳሙናዎች ግን፤ ኢቲኬር የሚባል ተቋም ያመረታቸው ሼባ የሚባል ሳሙና አለ እነሱን ሳሙናዎች እጠቀማለሁ። ማለት ነው ስለዚህ የምትጠቀማቸው ሳሙናዎች እነዚህ ናቸው ማለት ነው። ለዛም ነው በጣም ጤነኛ ሆኜ እየኖርኩ ያለሁት ማለት ነው። የምጠቀማቸው ሳሙናዎች ጤናማ ስለሆኑ፤ እኔም እንግዲህ ጤናማ ልሆን ችያለሁኝ ማለት ነው። ስለዚህ እንዚህ ሳሙናዎች እኔ እየተጠቀሙኝ እገኛለሁ።

በጣም መሰረታዊ የሆነ ዘመናዊ ጥያቄ ነው የከላውድ ማከማቻ አጠቀማለሁኝ። ምክንያቱም ስልኬ ሊሰረቅ፤ ስልኬ ሊበላሽ፤ ስልኬ ውሃ ቢገባ፤ አሊያም ደግሞ ሌሎች ሰዎች ምናልባት ድንገት እኔን በተለያየ መንገድ ሸውደውኝ ስልኬን ሊወስዱብኝና መረጃዬ ደግሞ እንዳይጠፋ ስለምፈልግ፤ ቀድሜ የክላውድ ማከማቻ እጠቀማለሁኝ ማለት ነው። እንግዲህ የክላውድ ማከማቻ ደግሞ በጣም በርካታ አይነት ጠቀሜታዎች አሉት። አንደኛ የከላወድ ማከማቻ የምናጠራቅመው በ በሚታይ፤ በሚጨበጥ፤ በሚዳሰስ፤ ማሽን ወይም የኮምፒውተር ወይም የሞባይል አይነት ሳይሆን፤ ልክ የተለያዩ ሶፍትወሮችን ሶፍትዌሮችን በመጠቀም፤ ለምሳሌ እንደ ለምሳሌ እንደ ጂሜል አይነትን ነገሮችን በመጠቀም፤ እንዲሁም ደግሞ የተለያዩ አይነት የክላውድ ማከማቻ ሶፍትዌሮች አሉ፤ እነሱን በመጠቀም የተለያዩ መረጃዎችን ወደ ቋጥ አስገባለሁኝ ክላውድ ላይ ማለት ነው። ከዛ በምንፈልግበት ጊዜ ደግሞ ከክላውድ ላይ እያወረድኩኝ፤ ለፌስቡክም፤ ለቴሌግራምም ለተለያዩም ማህበራዊ ሚዲያ፤ ፎቶዎቼን በምፈልጋቸው ሰዓት መልሸህ ወደ ስልኬ ጋለሪ መልሳቸውና፤ እኔም ጥሩ ጥቅሞችን አገኝበታለሁኝ፤ ፋይሉን እጠብቃለሁኝ ከስጋት እንዲሁም ደግሞ፤ ከተለያየ ፋይሉ ይጠፋብኛል ከሚለይነት ጭንቀትም ነፃ እወጣለሁ ማለት ነው። ስለዚህ ማከማቻ እኔ ሁሌም ቢሆን እጠቀማለሁኝ ማለት ነው። ስለዚህ የክላውድ ማከማቻ የምጠቀመው ደግሞ መረጃዬን አስቀድሜ ይጠፋብኛል ብዬ ስለማስብና ምናልባትም ደግሞ፤ ከጠፋ ደግሞ እኔ እነዚያ መረጃዎች እንዳይጠፉብኝ ስለምፈልግ ነው ማለት ነው። ስለዚህ የክላውድ ማከማቻ በትልቁ እጠቀማለሁኝ ማለት ነው። ስለዚህ ማንኛውም ሰው የክላውድ ማከማቻም ቢጠቀም፤ ፋይሌ ጠፋብኝ፤ መረጃዬየጠፋብኝ፤ ከሚል አይነት አስተሳሰብ፤ ከሚል አይነት አመለካከት፤ ነፃ ይወጣል። ምክንያቱም አሁን የዞዎት የመጣው የዘመኑ ቴክኖሎጂ የክላውድ እንግዲህ ኮምፒቲቭ ወይም የክላውድ ማከማቻ ነገር ነው ማለት ነው። ስለዚህ ክላውድ ደግሞ በጣም አስፈላጊ የሆነ ወይም አስፈላጊ የሆነ የቴክኖሎጂ እንግዲህ የተለያዩ ፎቶዎችን፤ የተለያዩ ቪዲዮዎችን፤ የተለያዩ ፋይሎችን፤ የምንፈልጋቸውን መረጃዎች፤ ዶክመንቶቻችንን፤ እዚያው ላይ ማስገባት እንችላለን። እኔ አሁን ሁሉንም ፋይሌም፤ የትምህርት ማስረጃዬ፤ ፎቶዬ፤ ቪዲዮ፤ ከጓደኞቼ ጋር የተነሳኋቸው ብዙ አይነት መጣጥፎች በሙሉ ፖስተሮች በክላውድ ላይ አከማችቻቸዋለሁኝ ማለት ነው። ስለዚህ እኔ የከላውድ ማከማቻን ከሚጠቀሙ ሰዎች ውስጥ አንዱና አንዱ ነኝ። ምክንያቱም የቴክኖሎጂ ሰው ነኝ፤ ቴክኖሎጂ በጣም ተምሬያለሁኝ፤ በቀላሉ ቴክኖሎጂውን እግባባዋለሁ። ክላውድ ማከማቻን ደግሞ በቀላሉ የመጠቀም ብቃት አለኝ ማለት ነው። ስለዚህ ክላውድ ማከማቻን ከአሁን ቀደምም በደንብ ስለማውቀው፤ ብዙ ግንዛቤም ስላለኝ፤ በትምህርትም ስለተማርኩትኝ፤ በፈተናም ስለተፈተንኩትኝ፤ የማልረሳው ጠቃሚ የሆነ የምን ጊዜም በጣም መረጃ ሁሌም የምናስቀምጥበት፤ ሁሌም በአእምሮ ላይ እያለ ትልቅ ማከማቻ ስፍራ ነው ማለት ነው። ስለዚህ ክላውድ ማከማቻ በጣም ዘመኑ ያመጣልን ቴክኖሎጂ ስለሆነ፤ ሁሌም ከሚጠቀሙ ሰዎች ውስጥ ግንባር ቀደሙ አንዱ እና አንዱ እኔ ነኝ ማለት ነው። ስለዚህ ክላውድ ማከማቻ እጠቀማለሁ ማለት ነው።

በጣም ጥሩ ጥያቄ ነው? መብረቅ አዎ በጣም ያስፈራል እኔም በጣም እፈራለሁ ሆኝ ምክንያቱም። እንግዲህ ከልጅነቴ ጀምሮ መብረቅ አብረውኝ ከነበሩ አብረውኝ ካደጉ አብረውኝ እንግዲህ ካሉ ማህበረሰቦች በተደጋጋሚ እንግዲህ መጥቶ ነበረ ማለት ነው። ስለዚህ በተደጋጋሚ ዛፍ ላይ እንግዲህ ቁጭ ብለው እየሰሩ እያለ ድንገት ምሳ እየበሉ እያለ ዝናብ ጥሎ መብረቅ ስለመታቸው ከዚያ ጊዜ ጀምሮ መብረቅን በጣም ስለምፈራው። መብረቅ ላይ ያለኝ ትኩረት በጣም ከባድ ነው ማለት ነው። ስለዚህ መብረቅ በጣም የሚያስፈራ ነገር ነው። መብረቅን እኔ በጣም ነው የምፈራው ከዛን ጊዜ ጀምሮ ለምን? መብረቅ በጣም ስለሚገል ማለት ነው። መብረቅ የሚፈጠረው ደግሞ ብዙ ጊዜ ዝናብ በሚጥልበት አካባቢ ላይ ነው ማለት ነው። ስለዚህ ዝናብ በሚጥልበት አካባቢ ላይ ያው በተለይ ዛፍ በተጠጋን ቁጥር። በጣም ብልጭ እልና ከዛ በኋላ የሆነ ነጎርጓድ አስመስሎ እንግዲህ በፍንዳታ መልክ የተለያዩ አይነት እሳቶችን እንግዲህ ሰዎችንም ጭምር እያጠፉ ያለ የተፈጥሮ ክስተት ነው ማለት ነው። ስለዚህ መብረቅ በጣም ነው የሚያስፈራኝ መብረቅ በጣም ነው የምፈራ ማለት ነው

በጣም አሪፍ የሆነ ጥያቄ ነው ስማርት ፎን አዎ እጠቀማለሁኝ ምክንያቱም አሁን ያለነው ጊዜ የመረጃ የቴክኖሎጂ አለም በአንድ መንደር የመጣችበት አለም እንግዲህ በተለይ ከተለያየ አካባቢ ላይ ካሉ ሰዎች ጋር የምገናኝበት ትልቁና ዋናው እንግዲህ ነገር ስማርት ስልክ ነው ማለት ነው። ስለዚህ ስማርት ፎን በጣም እጠቀማለሁኝ ምክንያቱም ስማርት ስልክ የምጠቀመው አንደኛ ጎግል ለመጠቀም ሁለተኛ ማህበራዊ ሚዲያ ለመጠቀም ሶስተኛ ደግሞ ማህበራዊ ሚዲያን ከመጠቀም ባሻገር ደግሞ በስማርት ስልክ ደግሞ ወይም በስማርት ፎን ስደውል ድምፁ ጥርት ብሎ ይሰማኛል ማለት ነው። ስለዚህ ስማርት ፎን በጣም አስፈላጊ ነው ማለት ነው። ምክንያቱም አሁን ባልነው ጊዜ የኢንተርኔት ዘመን ስለሆነ ኢንተርኔት ለመጠቀም በጣም ወሳኙና አስፈላጊ የሆነው ነገር ነው ማለት ነው። ስለዚህ ስማርት ፎን በጣም እጠቀማለሁኝ ማለት ነው። እንደውም ስማርትፎን መጠቀም ከጀመርኩኝ እንግዲህ እስካሁን ወደ አስራ አራት አስራ አምስት አመት ገደማ ያው ይሆነኛል ማለት ነው። ያው ከልጅነቴ ጀምሮ ነው። ስማርት ፎን መያዝ የጀመርኩትኝ ማለት ነው። ስለዚህ አሁንም አሪፍ የሆነ ስማርት ስልክ ተጠቃሚ ለመሆን ችያለሁኝ ማለት ነው። ስለዚህ ስማርት ስልክ መጠቀም የቻልኩት ደግሞ ያው እንግዲህ በዋናነት የተለያዩ መረጃዎችን ከማወቅ ቴክኖሎጂ አይነት አዘል ነገሮችንም ደግሞ ከመፈለግ ሰርች ከማድረግ የተነሳ ጉጉት ነው ማለት ነው። ስለዚህ ስማርት ፎን በደንብ ከሚጠቀሙ ሰዎች ውስጥ ወይም በአግባቡ ከሚጠቀሙ ስማርት ስልኮቻቸውን ተጠቅመው ደግሞ ቢዝነስ ከሚሰሩ ሰዎች ውስጥ አንዱና ዋናው እኔ ነኝ ማለት ነው። ስለዚህ ስማርት ፎን ስለሚጠቅመኝ ስማርት ፎን ይዣለሁኝ ማለት ነው። ስለዚህ ወደፊትም እይዛለሁ መቼም ቢሆን ስማርት ስልክ ከመጠቀም ወደ ኋላ አልልም ማለት ነው። እና ስማርት ስልክ የማይጠቀሙ ሰዎች በዚሁ አጋጣሚ የሚጠቀሙ መልካም ነው እላለሁ እኔም ስለምጠቀም

በጣም መሰረታዊ የሆነ ጥያቄ ነው ስራዎችን በቅደም ተከተል አዎ አስቀምጣለሁኝ ምክንያቱም ስራዎችን ስሰራ በቅደም ተከተል የማስቀምጣቸው ከሆነ መቅደም ያለበትን አስቀድሜ መጀመሪያ ቀዳሉን ስራ እሰራለሁ ከዛ ወደ ከባዱ እሄዳለሁኝ ማለት ነው። ስለዚህ ስራዎች ሁሌም ውጤታማ የሚያደርጉን በቀደም ተከተል ስንሰራቸው ነገር ግን ቀደም ተከተሉ እንጠብቀን የማንቆይ ወይም የማንሰራ ከሆነ ግን በምንሰራበት በጀመርንበት በምንጓዝበት ጎዳና ሁሉ ውጤታማ ላንሆን እንችላለን ማለት ነው። እንግዲህ አስር ያባረረ አንድም አይይዝም። ስራዎችን ግን በቅደም ተከተል አስቀምጠን ይሄን ስራ ሰርቼ በኋላ ደግሞ ያኛውን ስራ አሰራለሁ ብለን። ግቦችን አስቀምጠን አቅጣጫዎችን አስቀምጠን ቅደም ተከተሉን ደግሞ አስቀምጠን ደግሞ ብንሰራ በጣም እንለወጣለን ማለት ነው። እና እኔም ከምታውቅባቸው ከሚገልጸኝ ነገሮች ውስጥ በቀደም ተከተል ነው ስራዎችን የሚሰራ ማለት ነው። ምክንያቱም ሰኞ ምል ስራ ማክሰኞ ምል ስራ ሰኞ በዚህ ሰዓት ምል ልስራ በዚህ ሰዓት ምን አይነት ስራ ነው ምሰራ ሚለውን ነገር። በሂደት በፕሮግራም ወይም ደግሞ የተለያዩ ቀደም ተከተሎችን አስቀምጨ እየሰራሁኝ እገኛለሁ ማለት ነው። ስለዚህ ስራዎችን በቅደም ተከተል የማይሰራ ሰው ውጤታማ አይሆንም ስራዎችን በቅደም ተከተል የሚሰራ ሰው ግን ውጤታማ መሆን ይችላል ውጤት አለማምጣትም አይችልም። ምክንያቱም ይኸው ውጤት የሚመጣ ብዙ ጊዜ በቀደም ተከተል የሚሰራ ሰው እንደሆነ ስለሚታወቅ ማለት ነው። ስለዚህ በቅደም ተከተል አስቀምጣለሁኝ እኔ ከሚያስቀምጡ ሰዎች ውስጥም አንዱ እኔ ነኝ ማለት ነው

በጣም አሪፍ የሆነ ጥያቄ ነው እንግዲህ በጣም ብዙ ጊዜ ከምፈልጋቸው ነገሮች ውስጥ በጣም በርካታ ጊዜ እኔም ከምፈልጋቸው ነገሮች ውስጥ ስነ ጥበብ በጣም ትልቁና ትልቁን ቦታ ይዛ ማለት ነው ስለዚህ የኪነ ጥበብ አፈቃሪ ነኝ ኪነ ጥበብን በጣም ነው የምወድ። ስነ ጥበብን በጣም ነው የምወድ ስለዚህ ጥበብ የምወድ ሰው ስለሆንኩኝ። ስነ ጥበብን ከሚወዱ ሰዎች ውስጥ አንዱ እኔ ነኝ ማለት ነው። ምክንያቱም በስነ ጥበብ ውስጥ ብዙ ፈጠራ ብዙ ቴክኖሎጂዎች አሉ ማለት ነው። ስለዚህ ስነ ጥበብ የማይወድ ሰው በህይወቱ መለወጥ አይችልም ስነ ጥበብን የሚወድ ስነ ጥበብን የሚያፈቅር በሚፈልገው ቦታ ላይ ይደርሳል ማለት ነው። እና ስነ ጥበብ በጣም ከምወድ ሰዎች ውስጥ አንዱ እኔ ነኝ ለስነ ጥበብ ያለኝ ፍቅር በጣም ትልቅ ነው። ለስነ ጥበብ ካለኝ ጉጉት የተነሳ የተለያዩ አይነት የስነ ጥበብ ስራዎችን የተለያዩ አይነት የስነ ጥበብ ሙያዎችን ወደፊትም ደግሞ ለመማር ሙያዎችን ክህሎቶችን ለመቅሰም እንግዲህ በጣም ቆርጨ ተነሥቻለሁኝ ማለት ነው። እና ስነ ጥበብ በጣም እወዳለሁ

በጣም መሰረታዊ የሆነ ጥያቄ ነው። ልብሶችም በስርዓት የተቀመጡ ናቸው ምክንያቱም ልብሶችም በስርዓት መቀመጣቸው አንደኛ ቤቴ በምንገባበት ሰዓት ቤቴ ሰፋ ብሎ አምሮበት ደስ የሚል እይታ እንዲኖረው ያደርግልኛል። ሁለተኛ ደግሞ ልብሶችህ በስርዓት ያልተቀመጡ ከሆነ እንግዲህ በጣም ሊረብሸኝ ይችላል ስሜታዊ ሊያደርገኝ ይችላል ቤቱ በጣም ሊልከሰከስ ሁሉ ይችላል ማለት ነው። እና ልብሶችን በስርዓት የማስቀምጥበት ዋናው ምክንያት አንደኛ ልብሶችህ በአግባቡ ተጣጥፈው ተደራጅተው ሻንጣ ላይ ወይም ደግሞ በፔስታል ላይ ተቀምጠው ማየት ስለንፈልግ ነው። ሁለተኛ ደግሞ ቀጣይ በምለብስበት ጊዜ ልብሶችን እንዳይጨማደዱ ለሰውም ለእይታም የተሻሉ እንዲሆኑ ነው ማለት ነው። ስለዚህ ልብሶችን በስርዓት ሁሌም አስቀምጣቸዋለሁኝ አሁንም በስርዓት የተቀመጡ ናቸው ማለት ነው። ይሄን የማደርግበት ምክንያት ደግሞ አንደኛ ያው ልብሶችን ከልጅነቴ ጀምሮ ልክ ካጠፍኋቸው በኋላ ልምድ ያለኝ ጉጉት ነው ማለት ነው። ስለዚህ ልብሴን በአግባቡ አደራጅቼ በስነ ስርዓት አስቀምጣለሁኝ እያስቀመጡኝም